እሺ በጣም ጥሩ እንግዲህ ወደ ጥያቄው እንገባለን። እያንዳንዱ ጥያቄዎችን እንግዲህ በሚገባ እየተሰናገዱ ይገኛሉ። እና ስለዚህ የነኚህን ጥያቄዎች ደግሞ በተገቢው መንገድ የመስራት ሀላፊነት ግዴታ እንዳለብኝ በጣም በጥሩ መንገድ የተነሱና ለኔም ደግሞ የተመቻቸ ነገር ስላለ በጣም ጥሩ የሚባል የጥያቄ ሂደቶች ስላሉ ነው ለያንዳንዱ ጥያቄ ሂደቶች ጥሩ በሆነ ምላሽ እንግዲህ ለመመለስ በጣም ዝግጁ ነኝ ማለት ነው ስለዚህ ወደ እያንዳንዱ ጥያቄዎች እንግዲህ በሚገባ እንገባለን ማለት ነው እንግዲህ ጥያቄዎችንም ስንመለከት አመሰግናለሁ የሚል ጥያቄ ነው እንግዲህ ያው አመሰግናለሁ እንግዲህ የሚለው ጥያቄ በዋናነት ለእያንዳንዱ የምንጠየቀው ነገርም ሆነ የምንሰራው ነገር ጥሩ የሆነ ምላሽ የምንፈልግባቸው ሂደቶች ይኖራሉ እና ስለዚህ ይሄንን በተገቢው መንገድ አስበን እና አልመን እና አውቀን ወይም ደግሞ ተረድተን በተገቢው መንገድ እንግዲህ ለእያንዳንዱ ጥያቄ እና ለእያንዳንዱ እውነት በሚገባ መመለስና ማወቅ መረዳት ይኖርብናል ማለት ነው እንደ አጠቃላይ ስለዚህ እያንዳንዱን ነገር ስንመለከተው በጣም በተሻለና በተጣራ እውቀትና እያንዳንዱ የሂደት ማንነትም ሆነ ምንነት በጥሩ መንገድ ገል ስንገልጽ እያንዳንዱን አመሰግናለሁ ብለን እንግዲህ የሰዎችን የምንናገርበትና በጥሩ መንገድ የምንገልጽበት ነው ማለት ነው ስለዚህ ለእያንዳንዱ የጥያቄ ሂደት በተሻለ መንገድ እንግዲህ ጥሩ የሆነ ግንኙነት እንዲኖረን ወይንም ደግሞ ጥሩ የሆነ አስተሳሰብ እና ጥሩ የሆነ እውቀት እንዲኖረን አብረን በተሻለ መንገድ እንወጣለን ወይም ደግሞ በተሻለ መንገድ እናድጋለን የሚለውን እሳቤ ይዘን እንግዲህ በሚገባ አብረን ከአንድ ሰው ጋር በጣም በሰፊ ሁኔታ አብረን እየሰራን ሂደት ኖረን ወይም ደግሞ በሚገባ ሰርተን የተሻለ ደረጃ ላይ ስንደርስ እንግዲህ በጣም ከልቡ ያ አብሮን የሄደ ሰው ወይም ደግሞ አብሮን በሚገባ የሰራ ሰው አመሰግናለሁ ከልቤ ነው የማመሰግነው በጣም በተሻለ መንገድ ጥሩ የሆነ እሳቤና ጥሩ የሆነ አመለካከት ይኖረናል። እያንዳንዱ ነገር እንግዲህ በተሻለ መንገድ ማወቅ እና መረዳት ይኖርብናል። የሚለውን በጣም በጥሩ መንገድ ይገልጽልናል ማለት ነው። ስለዚህ ይሄ ጥያቄ እንግዲህ ለእያንዳንዱ እውነት ወይም ደግሞ ለእያንዳንዱ የጥያቄ ሂደት እና ለእያንዳንዱ ምላሽ የምንፈልገውን ነገር በጣም በተገቢው መንገድ የምናገኝበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር ከልባችን አውቀንና በሚገባ እያንዳንዱ ነገር ተረድተን የተሻለ እውቀት እና የተሻለ ልምድ እንዲኖረን ማድረግ የግድ ይሆናል ማለት ነው። ስለዚህ አመሰግናለሁ የሚለውን ሂደት በጣም በተገቢው መንገድ እንግዲህ ለእያንዳንዱ ሰው የምንጠቅመው ሂደት መሆን አለበት ብዬ አስባለሁ። ስለዚህ ይሄንን የ የማመስገን ሂደት እንግዲህ ይሄ በጣም በሚገባ የምናመሰግንበት ሂደት አለ ሰዎች እኖዲሉም ደግሞ የፈጠረንን ፈጣሪ በሚገባ እንግዲህ ማመስገን እኛ አንደኛው እና ዋናኛው ነገር ነው ማለት ነው። ስለዚህ በተቀበለው መንገድ አመስጋኝ መሆን በጣም ለትልቅ ነገር ለትልቅ እውቀት እና ለትልቅ አስተሳሰብ ለትልቅ ማንነት በሚገባ ያደርስናል ማለት ነው። ስለዚህ ይሄንንም ከግንዛቤ ውስጥ ከተን በተሻለ መንገድ እንግዲህ ማመስገን ይኖርብናል ማለት ነው። ምክንያቱም የጥሩ የሆነ የማመስገን ጃክ ካለን በጣም ብዙ ነገሮች የሚለወጡበት እውነት ይኖራል ማለት ነው። ስለዚህ ይህንንም በተሻለ አስተሳሰብ እና በተሻለ እውቀት ተደግፎ በጣም በጥሩ መንገድ እንግዲህ በእያንዳንዱ ሂደት የተሻለ እውቀት እንዲኖረን እና የተሻለ አመለካከት እንዲኖረን በጥሩ እሳቤ እንድናድግ ወይም ደግሞ በጥሩ። እሳቤ ለመኖር እንግዲህ የተሻለ ህይወት ለመኖር በሚገባ ፈጣሪን ማመስገን ትልቅ ነገር ነው ማለት ነው። የምናመሰግነው ስናገኝ ብቻ አይደለም ማለት ነ። እንግዲህ ስናገኝም ያው ይሄ ሰው ልጅ በህይወቱ ሲኖር እንግዲህ ያገኛልንም ያጣልንም ስለዚህ ስናገኝም ሆነ ስናመስገን አንድ አይነት ሰው መሆን የግድ ይለናል ማለት ነው። ስናገኝም ማመስገን ስናጣም ማመስገን የሰጠን ፈጣሪ ነው የነሳን ፈጣሪ ነው ብለን በሚገባ ማመስገን ይኖርብናል ማለት ነው። ስለዚህ ይሄንን የማመስገን ሂደት እና የማመስገን እውቀት በሚገባ አዳብረን የተሻለ ሰውና የተሻለ አመለካከት መሆን የግድ ይለናል ማለት ነው። እና እንደ አጠቃላይ ይሄንን እንግዲህ በተሻለ መንገድ እና በተሻለው እውቀት ተክተን እንግዲህ እያንዳንዱን ነገር በተሻለ ሂደት የተሻለ ሰው እንድንሆን የተሻለ አመልካከት እንዲሆን ደግሞ የተሻለ አመስጋኝ ሰው እንድንኖር በሚገባ ማመስገን ትልቅ የሆነ ትልቅ የሆነ ለኛ ሀይል ያለው ሂደት ነው ማለት ነው። ስለዚህ ይሄንን በተገቢው መንገድ ሰዎች ስና ከሰዎች ጋር ስንገናኝ ከሰዎች ጋር ስናወራ ከሰዎች ጋር ስንግባባ በጣም በብዙ መንገድ እንግዲህ በሚገባ ማመስገን ይኖርብናል ማለት ነው። ስለዚህ በጣም በተሻለ መንገድ በጣም በጥሩ መንገድ እንግዲህ በደንብ በደንብ ማመስገን ይኖርብናል ማለት ነው። ለእያንዳንዱ ሂደት እና ለእያንዳንዱ እውነት በተሻለ መንገድ እንግዲህ ስንሰራ በብዙ መንገድ እኛ በጥሩ መንገድ ሰርተን እውነቶች የሚቀየሩበት ወይም ደግሞ የሚበላሽበት ሂደት ስላለ ይሄንንም ታሳቢ አድርገን በሚገባ የማመስገን ክህሎት በደንብ ልንላበስ ይገባናል ማለት ነው እንደ አጠቃላይ እንግዲህ የማመስገን ሂደት በጣም ሰፊ ነው። ስለዚህ በተወሰነ መንገድ አስተነዋል

እሺ በጣም ጥሩ እንግዲህ እያንዳንዱ ጥያቄዎች በጣም ጥሩ እና እያንዳንዱ ነገር በጣም የተመቸኝ ሂደት አለ እንግዲህ። እንግዲህ መጥፎ የሚል ጥያቄ ነው። እንግዲህ መጥፎ ሰዎች በጣም በብዙ መንገድ ብዙ ሂደቶች መጥፎ ሰዎች እንድሆኑ መጥፎ እሳቤ ያላቸው መጥፎ አመለካከት እና በጣም ለሰዎች አስቸጋሪ ሂደት ያላቸው ሰዎች አሉ እና ስለዚህ እያንዳንዱ ሰዎች እንግዲህ በጣም በከባድ ሁኔታ አስቸጋሪ የሚሆኑበት ሂደት አለ ማለት ነው። ስለዚህ መጥፎ ሰዎችን ስንመለከት በጣም ብዙ መንገድ እኛን ለተለያየ ሁኔታ በእያንዳንዱ ሂደት ላይ እኛን ሊያጠፉ የሚፈልጉ ይኖራሉ እኛን ከምታሰበው አላማ በሚገባ ሊያወጡን የሚችሉ የሚፈልጉ ሰዎች ይኖራሉ። እንደው በጣም በተለያየ መንገድ እንግዲህ አመለካከታቸው አስቸጋሪ የሚሆንና አስተሳሰባቸው በጣም መጥፎ የሚሆንበት ሂደት አለና ይሄ እንግዲህ በጣም በጣም በተለያየ ሁነት ውስጥ ስናየው በጣም አስቸጋሪ የሚባል ሂደት አለው ማለት ነው። ስለዚህ ለእያንዳንዱ ነገር ደግሞ በሚገባ ምላሽና አስተሳሰብ እንግዲህ በደንብ መስጠት ይኖርብናል ማለት ነው። ስለዚህ ለሁሉም ነገር እንግዲህ የተሻለ እዉነት እና የተሻለ አስተሳሰብ የተሻለ አመለካከት በተሻለ መንገድ ስናስብ እንግዲህ ብዙ ነገሮች የሚቀደደን ብዙ ነገሮች የሚስማማን ብዙ ነገሮች እንግዲህ ካሰብነው ጋር አብረውልን ሊሄዱልን የሚችሉ ነገሮችን በሚገባ የማሰብና የማስተዋልና የመገንዘብ ሂደት ይኖራል ማለት ነው። ስለዚህ ለእያንዳንዱ ነገር የሆነ ዕሳቤና ጥሩ የሆነ ምልከታ እንዲኖረን በደንብ ማድረግ ይኖርብናል ማለት ነው። ስለዚህ በዋናነት እንግዲህ መጥፎ አስተሳሰቦችንና መጥፎ አመለካከት በተሻለ መንገድ ከራሳችን ላይ ወጥተን በጣም በጥሩ መንገድ እንግዲህ አስበን በጥሩ ሂደት እንግዲህ በተሻለ ሁኔታ ጥሩ ነገሮችን መለወጥና ማሰብና በተቻለ መጠን ትልቅ እውቀት እንዲኖረን ወይም ደግሞ ትልቅ የተመቻቸ ዓላማና ህልም እንዲኖርም በጣም በጥሩ ሁኔታ ትልቅ እውቀት እንድናገኝና እንድንማርበት በጣም በብዙ መንገድ እንግዲህ መስራት ይኖርብናል ማለት ነው። ስለዚህ እንግዲህ መጥፎ ሰዎች በጣም በአስቸጋሪ ሁኔታ ውስጥ ይኖራሉ ማለት ነው። ወይም ደግሞ አስቸጋሪ የሚሆኑበት ሂደት አለ። ስለዚህ እነዚህ ሰዎች በጣም ባልታሰበ ሂደት ውስጥ እንግዲህ በጣም ብዙ ነገሮችን የሚያጠፉበት እና ብዙ ነገሮችን ብዙ የብዙ ሰዎች ህይወትን ማጎሳቆል የሚችሉበት ሂደት አለና ስለዚህ ይሄን የሚያደርጉበትን ሁነት እንግዲህ በተቻለ መጠን በምክርና በተለያዩ ተግዛፅ የሚያረጉ ሰዎች ጋር ይዞ በመሄድ በጣም በብዙ መንገድ ለሰዎች ሩሩ እንዲሆኑ ደግሞ ሰዎች አሳሰባቸው በጣም ጥሩ እንዲሆን እንግዲህ የማረግ ሀላፊነት በጣም ብዙ መንገድ ይኖርብናል ማለት ነው። ስለዚህ እነኝህ ሰዎች እንደዛ ቢደረጉ በጣም ጥሩ የመሆን ሂደት ይመለሳሉ ብዬ አስባለሁ። ስለዚህ እንግዲህ ያው መጥፎ የሚለው በጣም በተለያየ መንገድ እናየዋለን። እንግዲህ መጥፎ ሰዎች ይኖራሉ። መጥፎ እንስሳ ይኖራል። በተለያየ መጥፎ አውሬዎች ይኖራሉ። እንዲሁ ደግሞ መጥፎ የተለያዩ አስቸጋሪ የሚባሉ ሰዎች ሊከብዱ የሚችሉ ነገሮች መጥፎ ልንላቸው እንችላለን ደግሞ ከባድ የሚሆኑበት ሂደት አለ ማለት ነው። በተለያዩ ነገሮችን ስናይ ማለት ነው። ለምሳሌ የተለያዩ አሣዎችን ስናይ እነኚህ ከባባድ ዓሣ ያሉት እንግዲህ ለሰው ልጅ በጣም መጥፎ ናቸው ማለት ነው። ምክንያቱም የሰው ልጅ በቀላሉ ለመብላት የሚወስዱበት ሂደት በጣም በቀላሉ ነው ማለት ነው ስለዚህ ይሄንንም ከግንዛቤ ከተን በጣም በጥሩ መንገድ እንግዲህ ከመጥፎነት መቆጠብ ወይም ደግሞ ከመጥፎነት በጥሩ መንገድ ማስኬድ በጣም የተሻለ ለውጥ እና የተሻለ አመለካከት ነው ብዬ አስባለሁ። ስለዚህ እያንዳንዱን ነገር በጣም በጥሩ መንገድ እንግዲህ ጥሩ በሆነ እውነት እያንዳንዱን እውቀትና ብልሃት በጣም በተሻለ መንገድ ማረግ የኛ ሀላፊነት የሚሆንበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ እና ለእያንዳንዱ በጣም ጥሩ የሆነ ዕሳቤ እንዲኖረን ወይም ደግሞ አመለካከት እንዲኖረን የምናደርግበት ሂደት ይኖራል ማለት ነው። ስለዚህ በጣም ጥሩ የሆነ ዕሳቤና ጥሩ የሆነ ምልከታ እንዲኖረን እንግዲህ በዋናነት የኛ እጥረት እና የኛ ትጋት ነው ማለት ነው የሚያስፈልገው። ስለዚህ ጥሩ ሰዎችን ለመፍጠር እንግዲህ ከመጥፎ መልሰን ወደ ጥሩ ሁነት ለመመለስ እንግዲህ ለእያንዳንዱ ነገር እንግዲህ በጣም ጥሩ የሆነ ምቾትና እያንዳንዱን ነገር በጣም በተቻለ መጠን እንግዲህ እንዲለወጡ ወይም ደግሞ እንዲያስቡ ማድረግ የኛ ትልቅ የሆነ የለውጥ ሂደት ይኖራል ማለት ነው። ስለዚህ እነኚህ ሰዎች በሚገባ በመምከር በሚገባ ጥሩ ሀሳብ እንዲያስቡ ጥሩ አመለካከት እንዲኖራቸው በጣም በጥሩ መንገድ እንዲሰሩ ወይም ደግሞ እንዲያስቡ በጣም ብዙ ነገሮችን እንግዲህ ለመቀየር በጣም በዋናነት እያንዳንዱን የለውጥ ሂደት እንግዲህ እያሰብን እና እየተነተንን ብዙ ነገሮችን ለመለወጥ እና ለማሰብ እና ለማቀድ በጣም በተሻለ መጠን ነው እንግዲህ ጥሩ የሆነ አመለካከት እንዲኖረን ማድረግ እንግዲህ በጣም በታ በሰፊው ሁኔታ እንግዲህ የኛ ሊሆን ይችላል ማለት ነው። ስለዚህ እነኚህ መጥፎ የሆኑ ሰዎችን እንዲሁም ደግሞ መጥፎ አመለካከት ያላቸው ሰዎች እንዲሁም ደግሞ መጥፎ ሆኖ አረመኔ የሆኑ ሰዎችን እንግዲህ በተቻለ መጠን የተለያዩ ምክሮችን እየሰጡ የተሻለ ሰው እንዲሆኑ ወይም ደግሞ ከዛ ከነበሩበት አመለካከት በቀላሉ እንዲወጡ አእምሮአቸው ላይ መስራት የግድ ይለናል ብዬ አስባለሁ። ስለዚህ እንደ አጠቃላይ እንግዲህ ይሄን ይመስላል ማለት ነው የመጥፎ እሳቤ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ በሚገባ ገብተናል ማለት ነው እንግዲህ እያንዳንዱ ጥያቄዎች በጣም ጥሩ የሆነ አስተሳሰብ እና ጥሩ የሆነ አመለካከት እንዲኖረን የሚያደርጉ ጥያቄዎች ናቸው ማለት ነው። እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ በሚገባ ገብተናል ማለት ነው። እንግዲህ እያንዳንዱ ጥያቄዎች በጣም ጥሩ የሆነ አስተሳሰብ እና ጥሩ የሆነ አመለካከት እንዲኖረን የሚያደርጉ ጥያቄዎች ናቸው ማለት ነው። ስለዚህ እነኚህን ጥያቄዎች እንግዲህ በጥሩ መንገድ መግለጽ እና በጥሩ መንገድ ማስተዋል የግድ ይኖርብናል ማለት ነው። እንግዲህ በተሻለ መጠን ጥሩ ነገሮችን ማሰብ ጥሩ አመለካከት እንዲኖረን ይሆናል ማለት ነው። ስለዚህ አንዳንዱ ነገር በጥሩ ወገን በጥሩ ወገን እያንዳንዱ ነገር የተሻለ ለማድረግ መሞከር እንግዲህ ትልቅ የሆነ አመለካከት እና ትልቅ የሆነ እሳቤ ይኖረናል ማለት ነው። ስለዚህ ለእያንዳንዱ ነገር በተቻለ መጠን በተቻለ እውቀት እና በተቻለ ልምድ ይዘን እንግዲህ በሚገባ ስንሰራ አሪፍ የሆነ ትርፍ እናገኛለን ማለት ነው። እንግዲህ ስለ ትርፍ ስናይ ብዙ ነገሮችን እምናተርፍበት ብዙ ነገሮች እምንሰራበት ብዙ ነገሮች እምንከስርበት ሂደት አለ በብዙ ነገሮች ውስጥ አልፈን ትርፍ ላይ እምንደርስበት ነገር አለ። እንዲሁም ደግሞ ብዙ ነገሮች ውስጥ አልፈን ወደ ኪሳራ እምንሄድበት ሂደት አለ። ስለዚህ የአካሄድ ሂደታችን አንዳንዴ ትክክል ሊሆን ይችላል አመለካከታችን ትክክል ሊሆን ይችላል። እንግዲህ ከእያንዳንዱ እኛ ልንቆጣጠረው ከማንችለው ነገር ጋር እንግዲህ ሊጋጭ የሚችልበት ሁኔታ ለማለት ነው። ለምሳሌ ያክል እንግዲህ የሚጋጭበትን ሁኔታ ስንመለከት እንግዲህ እኛ በሚገባ ለምሳሌ አንድ አርሶ አደርን እንኳን ስንመለከት እንግዲህ በጣም በብዙ መንገድ ይለፋል ትርፍ ለማግኘት ማለት ነው የተሻለ ህይወት ለመኖር የተሻለ አስተሳሰብ የተሻለ ለውጥ ለማየት ማለት ነው። ስለዚህ በሚለፋበት ሁኔታ ላይ በጣም በብዙ መንገድ እንግዲህ ጥሩ የሚባል የተለያዩ ምርቶችን የሚያመርትበት ሂደት አለ ማለት ነው። ስለዚህ ምርት በሚገባ ካመረተ በኋላ ልክ በአላሰበው መንገድ ምርቱ ከደረሰ በኋላ ዋጋው በሚገባ በጣም ዝቅዝቅ የሚልበት ወይም ደግሞ ዋጋው በጣም ርካሽ የሚሆንበት ሂደት አለ። እንግዲህ ያ ጊዜ ላይ ይህ ገበሬ ወይም ደግሞ ያ አርሶ አደር በሚገባ የአለማውን ወይም ደግሞ የሰራውን የምርት ሂደት ወይም ደግሞ የተለያዩ የአዘርት አጨዳ ስብሰባዎች ላይ እንግዲህ በሚገባ ባሰበው ልክ ያልሄደበት ወይም ደግሞ በጣም ካሰበው በታይ የወረደበት እውነት ይኖራል። እና ስለዚህ እንደዚህ አይነት ሂደቶች እንግዲህ እኛ በቀላሉ እንቆጣጠራቸው ወይም ደግሞ እኛ በእኛ አቅም ስር ያልሆኑ ነገሮች በሚገባ ስላሉ ይሄንንም ከግንዛቤ ከተን በጣም በጣም ጥሩ የሆነ አመለካከት እንዲኖረን የግድ ማድረግ ይኖርብናል ማለት ነው። ስለዚህ ይሄንን ጥሩ የሆነ ዕሳቤ ወይም ደግሞ ጥሩ የሆነ አመለካከት በጣም በጣም በተቻለ መጠን እንግዲህ ከእውቀት ጋር ተያይዞ ከእውቀት ጋር በጣም በጥሩ መንገድ ወስደን እውቀትን ጥሩ በሚባል ሁነት እንግዲህ እያንዳንዱ ነገሮች እንግዲህ በጣም በተሻለ መንገድ መስራት እና ማገናዘብ የተሻለ እውቀት ነው ብዬ ነው እማስበው። ስለዚህ እያንዳንዱን ይሄንን እምንለውን የእያንዳንዱን ዕወቀትና ማንነት ማለት ነው በጣም በጣም በተሻለ መንገድ እንግዲህ ልንሰራ የሚገባን ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም ልዩ በሆነ መንገድ እንግዲህ መስራትና ማስተዋል ለኛ ትልቅ የሆነ ትርፍ ልናገኝበት የምንችልበት ሂደት አለ ማለት ነው። ስለዚህ ትርፍ እንግዲህ በተለያየ መንገድ የምናገኝበት ሂደት ይኖራል። ለምሳሌ የተለያዩ ጥሩ የሚባሉ አዝዕርቶችን ዘርተን ለምሳሌ እነኚህ ሽንኩርት ቲማቲም በመልካቸው እንግዲህ ትንሿን እንኳን ቀለል ያሉትን እንኳን እንደው በሚገባ ከሰማን በጣም በጥሩ መንገድ እንግዲህ ገበያውን ገብያው ወይም ደግሞ ገበያው ወጣ አሪፍ ከሆነ የተሻለ ለገበያ ልናገኝበት የምንችል ከሆነ በጣም በጥሩ እንግድ እምናስብበት ሂደት አለ ማለት ነው። ስለዚህ ገብያው በተሻለ መጠን ባሰበው ልክ እሚኖር ካሰበው በላይም በጣም ከተወደደ እንግዲህ ትልቅ የሆነ ምርት የምናገኝበት እውነት አለ ማለት ነው። ስለዚህ ይሄን ምርት ደግሞ በተቻለ መጠኑ ትልቅ የሆነ የስራ ሂደት ደግሞ ትልቅ የሆነ የማገላመጥ ሂደት መኖር አለበት ማለት ነው። ትርፉን ስናገኝ ስለዚህ እያንዳንዱም ሰው በጣም በጥር መንገድ የሚሄድበት ወዝ አለና ስለዚህ እያንዳንዱን ነገር እንግዲህ በጣም በተገቢው መንገድ የትርፍ ሂደቶችን ማስላት ይኖርብናል ማለት ነው። ምክንያቱም በተለያዩ ቢዝነስ አለም ላይ እንግዲህ በጣም የተለያዩ ስተቶችን እና እውቀት ማነሶች ይኖራሉ እና ስለዚህ ይሄንን በተገቢው መንገድ እንግዲህ መስራትና ማስተዋል የኛ ትልቅ የሆነ ጥበብ መሆን አለበት ማለት ነው። እና እያንዳንዱን ደግሞ የአመለካከት ለውጥ እና ያስተሳሰብ ለውጥ በጣም በጥሩ መንገድ እንግዲህ ማሰብ እና ማሰላሰብ ትልቁ የኛ ድርሻችን ነው ማለት ነው። ስለዚህ ይህንን አስመልክቶ እንግዲህ በተቻለው መጠን እንግዲህ ጥሩ የሆነ ንግግር ወይም ደግሞ ጥሩ የሆነ የአገዛዝ ሂደት መስራት እያንዳንዱ ወድቆ የማይጥለን ሂደት አለ ማለት ነው። ስለዚህ ይሄንንም በሚገባ እያሰብን ወይም ደግሞ እየተረዳን በሚገባ የምንሸጥበት ሂደት ይኖራል ማለት ነው። እያንዳንዱ የትርፍ ሂደትን ማለት ነው ስለዚህ ይሄንን አስመልክቶ በጣም በጥሩ መንገድ መስራትና ማወቅና መረዳት ለእኛ ትልቅ የሆነ አሳተሳሰብ ለውጥ ነው ብዬ አስባለሁ። እና አጠቃላይ ይሄን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ እያንዳንዱ የቀጣዩ ጥያቄዎች ሂደቶች በጣም በጥሩ መንገድ እና በጥሩ አስተሳሰብ እንግዲህ እያየናቸው እና የተረዳናቸው ማለት ነው። ስለዚህ ብዙ ነገሮችን እያየሁና እየተማርኩበት ያለሁበት ሂደትም አለ ማለት ነው። ስለዚህ እያንዳንዱ ጥያቄዎች እንግዲህ በጣም በጥሩ መንገድ እንግዲህ እየተረዳው ወይም ደግሞ እያንዳንዱ ጥያቄዎችን በሚገባ እየመለሱ ያለውበት ሂደት አለ። እና ስለዚህ የሁለት ጥያቄውን ስገባ ድረ ገጽ የሚል ነው። እንግዲህ ድረ ገጽ እንግዲህ ስንመለከት በጣም ብዙ ሁኔታ በብዙ ሂደቶች ውስጥ በጣም በጣም ያለ ያስተሳሰብ ለውጥ እንዲኖረን የአመለካከት ለውጥ እንዲኖረን እንግዲህ በጣም በተገቢው መንገድ የምንሰራበትና የምናልብበት ብዙ ነገሮችን የምንቀይርበት ሂደት አለ ማለት ነው። ስለ ድረገጽ ስናነሳ እንግዲህ ድረገጽ በጣም በጣም በጣም ጥሩ ሁኔታ ውስጥ እንግዲህ በጣም ልዩ በሆነ የአስተሳሰብ ሂደት ውስጥም ሆነ የአመለካከት ሂደት ውስጥ እንግዲህ ትልቅ የሆነ ድርሻ አለው ማለት ነው። እንግዲህ ደረገጾችን ስንመለከት የተለያዩ ስልካችንን የምንጠቀማቸው የተለያዩ የድለ ገጽ አይነቶች አሉ። ለምሳሌ ያክል እንኳን በስልካችን በኩል ያሉ የተለያዩ ዌብሳይቶች አሉ የተለያዩ በሚገባ ለምሳሌ ኢንስታግራም የምንላቸው እነኚህ እነ ቲክቶክ የምንላቸው እና ፌስቡክ የምንለው እንዲሁም ደግሞ ቴሌግራም የምንለው የተለያዩ ደገጾች ናቸው ማለት ነው። እንዲሁም ደግሞ በተለያዩ ስራዎቼ የምንሰራባቸው የተለያዩ ያሉ ድረ ገጾች አሉ። እንግዲሁም ደግሞ በጣም በጣም በጥሩ መንገድ የምንጠቀምበት ሂደት በጣም የተለያዩ ድረገጾችን ስንመልከት እንዲሁም ደግሞ ዩቲዩብን ማየት እንችላለን ማለት ነው። እንግዲህ እነኚህ ድረገጾች በጣም በጣም ትልቅ የሆነ ሀይል ያላቸው ድረገጾች ናቸው። እንዲሁም ደግሞ እንደ ሊንክዲን ያሉ እንደ ትዊተር የምንላቸው እንደ ኢሜል ማለት ነው። እነኚህ እነኚህ እያንዳንዱን ድረ ገጽ ሂደት አለ ማለት ነው። እያንዳንዱን ስንመለከት ለምሳሌ እንዲሁ ደግሞ ከተለያዩ ሂደቶች ከስልክ መውጣት ስንል ለምሳሌ አሁን እነኚህ እንደ እንደ ኤፍኤም የምንላቸው የፌም የተለያዩ የራድዮ ጣቢያዎች ይኖራሉ። እንዲሁም ደግሞ የቲቪ ሂደቶች የተለያዩ ይኖራሉ በደረገጽ ደረጃ ማለት ነው። እና እያንዳንዱ ነገር በጣም በጣም አሁን ላይ በድረ ገጽ ደረጃ በጣም ብዙ ድረ ገጽ ሂደቶችን እየተመለከትን ያለንበት እውነት አለ ማለት ነው። ስለዚህ እነኚህ ድረግ እጦች እንግዲህ በጣም ብዙ ብዙ ነገሮችን የምንቀይርበት ብዙ ነገሮችን የምናውቅበት ብዙ ነገሮችን የምንረዳባቸው የድረ ግር አይነቶች ናቸው ማለት ነው። ድረ ገጽ እንግዲህ መጠቀም በጣም በጣም ትልቅ የሆነ ለውጥ እና ትልቅ የሆነ አስተሳሰብ ትልቅ የሆነ ምልከታ ይኖረናል ብዬ አስባለሁ። ስለዚህ የድረገጽ አጠቃቀም ሂደታችንም በጣም ልዩ መሆን ይኖርበታል ማለት ነው። እና እያንዳንዱን ድረገጽ አጠቃቀም ሂደታችን በጣም በከፍተኛ ሁኔታ በከፍተኛ አመለካከት እንዲሁም ደግሞ በከፍተኛ የሙያ ሂደት ውስጥ በጣም ልዩ የሆነ የአመለካከት እንዲኖረን ልዩ አስተሳሰብ እንዲኖረን እንዲሁ ደግሞ በጣም ጠቅለል ያለ እውቀት እና ጠቅለል ያለ ምልከታ እንዲኖረን የምናደርግበት ሁነት አለ ማለት ነው። ስለዚህ ይሄንን አስመልክቶ ትልቅ የሆነ ለውጥና ትልቅ የሆነ መልከታን የምናይበት ሂደት አለ ማለት ነው። ስለ ደረገጽ ስናወራ ማለት ነው። እንግዲህ ድረ ገጾችን ለምሳሌ የተለያዩ እውቀቶችን ብንፈልግ ለምሳሌ በጣም አስፈላጊ የሚባል የአእምሮአችንን በጥሩ መንገድ እንዲያስብ ደግሞ አእምሮአችን እንዴት ያስባል የሚለውን ለማወቅ ብንፈልግ ለምሳሌ ዩቲዩብ ላይ ወጥ ወጣ ብለን በሚገባ ብንጠይቅ በጣም በጣም ከፍተኛ የሆኑ እውቀት ያላቸው እና በጣም ትልልቅ አመለካከት ያላቸው ሰዎች እንግዲህ ሲያስተምሩ እንሰማለን ማለት ነው። ስለዚህ እንግዲህ አሁን ትልቅ የሆነ የድረ ገጽ አጠቃቀም ሂደታችን ልዩ የሚያደርግበት ሁነት አለ ማለት ነው። ስለዚህ ይሄንን በጣም በጣም በጥሩ መንገድ ማየትና መመልከት ይኖርብናል ብዬ አስባለሁ። እንግዲህ ድረገጽ ስንጠቀም በጣም በተለያየ መንገድ እንጠቀማለን ማለት ነው። እያንዳንዱ ገጾች የየራሳቸው ሁነት አላቸው ወይም ደግሞ የየራሳቸው አመለካከት ወይም ደግሞ የየራሳቸው አሰራር ሂደት እና የየራሳቸው የሆነ ህግ ይኖራቸዋል ማለት ነው። ድርገጾቹ እንግዲህ በጣም በጥሩ መንገድ ስንጠቀማቸው እንግዲህ በጣም ብዙ ነገሮችን የምንለውጥበት ብዙ አስተሳሰባችንን የምንቀይርበት ብዙ ምልከታችንን የምንለውጥበት እንዲሁም ደግሞ ለእያንዳንዱ ሂደት ለእያንዳንዱ ጥያቄ እና ለያንዳንዱ አመለካከት በጣም በከፍተኛ ሁኔታ እንግዲህ ሁሉን ነገር የምናይበት ሂደት ይኖራል ማለት ነው። ስለዚህ ድረ ገጾችን እንግዲህ በብዙ መንገድ የተለያዩ ዌብሳይቶችም እንዲሁ ይኖራሉ ለምሳሌ እውቀት በቀላሉ የምናገኝባቸው ይኖራሉ። እንዲሁም ደግሞ በድረገጽም ደረጃ እንዲሁ እንዳልኩት በጣም በጣም ብዙ የድር ገጽ አይነቶችን እንመለከታለን ማለት ነው። እና እነኚህ ድረ ገጾች እንግዲህ በሚገባ ከተጠቀምንባቸው ጥሩ እውቀት እና ጥሩ አመለካከት ጥሩ እሳቤ እናገኛለን ብዬ አስባለሁ። ስለዚህ እያንዳንዱን ድረ ገጾች በሚገባ ከተጠቀምን ከዚሁም አልፈን ከአስተሳሰብ ለውጥ ራሱ አልፈን በሚገባ ገንዘብ የምናገኝበት ወይም ደግሞ ገንዘብ የምንሰራባቸው ድረገጾች ይኖራሉ ማለት ነው። እና እነኚህን በደንብ መጠቀም ይኖርብናል ማለት ነው። ስለዚህ እያንዳንዱን ድርገጽ በጥሩ መንገድ ከተጠቀምን በጣም ትልቅ የሆነ እውቀትና ክህሎትና እንዲሁም ደግሞ በገንዘብ ደረጃ በጣም ጥሩ ነገር እናገኛለን ብዬ አስባለሁ

እሺ በጣም ጥሩ እንግድህ ወደ ቀጣዩ ጥያቄያችን ስንገባ ያው ብዙ ነገሮችን እያየን እየተረዳን እና እያወቅን ያለንበት እያንዳንዱ ነገሮች በጣም በጥሩ መንገድ እየተመለከትን ማለት ነው እንግዲህ ይሄ ስራ የሚል ጥያቄ ነው። እንግዲህ ያው ስራን ስንመለከት በጣም ለሰው ልጅ ክብር የሚሰጠው ወይም ደግሞ በጣም ለእኛ ትልቅ የሆነ አቅም ሊሆነን የሚችልበት ሂደት አለና ስለዚህ ስራን ስንመለከት ትልቅ የሆነ ሂደት የሚያሳየን ደግሞ በጣም በትልቁ ጥሩ ነገሮችን የምንረዳበት ወይም ደግሞ የምናይበት ሂደት አለ እና ስለዚህ ስራን በተገቢው መንገድ መስራት ወይም ደግሞ በጣም በጥሩ መንገድ መስራት ለእያንዳንዱ ነገር በጣም ትልቅ የሆነ ጥቅም አለው ማለት ነው። እንግዲህ በጥሩ መንገድ ሁሉን ነገር በተገቢው መንገድ ከሰራን እንግዲህ በጣም ትልቅ የሆነ እውቀትና ትልቅ የሆነ አቀም እንድሁም ደግሞ ትልቅ የሆነ ጉልበት የምናገኝበት ሂደት አለ እና ስለዚህ ስራን በሚገባ መስራት ወይም ደግሞ በተሻለ አቅም መስራት ትልቅ የሆነ አመለካከታችንን ሊንቀይር የምንችልበት ወይም ደግሞ ትልቅ እሳቤን የምንጨምርበት ሂደት አለ እና ስለዚህ ስራን መስራት እንግዲህ በጣም ትልቅ ትልቅ የሆነ ጥቅም ይኖረዋል ማለት ነው። ስለዚህ እያንዳንዱ የሰራ ሂደታችንን በጣም በተገቢው መንገድ መስራት ይኖ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ሂደት ለእያንዳንዱ ሁነት እንግዲህ ትልቅ የሆነ አመለካከታችንን የምንለውጥበት እንዲሁም ደግሞ ለእያንዳንዱ ነገር ለእኛ ምላሽ እና ወይም ደግሞ ጥንካሬ ሊሆነን የሚችለውን ነገር በጣም በጥሩ ሂደት መስራት ማለት ነው። ስለዚህ ለእያንዳንዱ ነገር ስራ ትልቅ እና ትልቅ ክቡር የሆነ ነው ብዬ ነው የማምነው በሚገባ የስራን ሂደት በጣም ተረድቼ አለው በጣም ትልቅ የሆነ ሀይል እንደሆነ በሚገባ አውቃለሁ ማለት ነው። እንዲሁም ደግሞ በማለው አለም የሚገኝ ህዝብ እንግዲህ በሚገባ የስራን ሀይለኝነት ወይም ደግሞ የስራን ክብር በሚገባ ይረዳል ብዬ አምናለሁ እና እንግዲህ በጣም በጣም ትልቅ የሆነ የስራ ልምዱ ሊኖረን ይገባን ማለት ነው። ለእያንዳንዱ ነገር ስራችንን የምወስንበት ሂደት አለ ማለት ነው። እንግዲህ በሚገባ ስራችንን ከሰራን ደግሞ በተሻለ መንገድ እንግዲህ ለእያንዳንዱ ነገር ለስራችን እንግዲህ የተሻለ እውቀትና የተሻለ ልምድ እንግዲህ ካገኘን በጣም በጣም በልዩ ሁኔታ ለእያንዳንዱ ነገር መፍትሄ የምንፈልግበት ሂደት አለ እና ስለዚህ ብዙ ነገሮችን ለመቀየር ትልቅ የሆነ የስራ ልምድ ወይም ደግሞ የስራ ባህል ሊኖረን ይገባል ማለት ነው። እያንዳንዱን የስራ ልምድ እና ወይም ደግሞ የስራ ባህል በጣም በተገቢው መንገድ እንግዲህ ተረድተንና አውቀን ልንሰራ ይገባናል ማለት ነው። እና የተሻለ ስራ መስራት ወይም ደግሞ በጥሩ መንገድ ስራችንን በደንብ መስራት ለእያንዳንዱ እውቀትና ለእያንዳንዱ ብልሃት የተሻለ ለውጥ እና የተሻለ አመለካከት ይሰጠናል ብዬ አምናለሁ። እንግዲህ በተቻለ መጠን ስራን በሚገባ መስራት ወይም ደግሞ በተሻለ ሁኔታ መስራት እንግዲህ ለእያንዳንዱ ሂደታችን ለእያንዳንዱ ልምዳችን እንግዲህ በጣም መሰረት ሆኖ ለሚያገለግለን ይሆናል ማለት ነው። እንዲሁ ደግሞ ለእያንዳንዱ ሰዎች እንግዲህ ስን ከሰዎች ጋር ስንገናኝ በጣም በጣም በከፍተኛ ሁኔታ የመሰማት አቅም ይኖረናል ማለት ነው። እንግዲህ በጣም በጥሩ መንገድ ሰርተን የተሻለ ውጤታማ ከሆንን ማለት ነው ምክንያቱም እያንዳንዱ ሰው በጣም በብዙ መንገድ ይለፋል ይጥራል ማለት ነው። ግን የተሻለ ውጤት ላይ ባለመድረሱ ሂደት በጣም የታገለበት ያለበት እውነት አለ እና ስለዚህ ይሄንን አልፎ ደግሞ በሚገባ ተጋፍጦ በተሻለ መንገድ ያለፈን ሰው ሰዎች ሲያገኙ በጣም አድናቆት እና በጣም ክብር የሚሰጡበት ሂደት አለ። እንዲሁም ደግሞ ያ አድናቆትና ክብር ሳይሆን ለእኛ የመስራታችን ሂደት እንግዲህ በጣም በዋነኝነት ጥቅሙ እንግዲህ በተሻለ መንገድ ስራን ጠንክረን እና ወጥረን በሰራን ቁጥር እንግዲህ በጣም የብዙ ሰዎችን የእለት ጉርሳቸውንም ሆነ እያንዳንዱ የቤተሰብ የሚያስተዳድሩበት ሂደት ሆነ ለእያንዳንዱ የመኖር ሂደታቸው እና የበልቶ ማደርን ራሱ በሚገባ የምንፈጥርበት ሂደት አለ ማለት ነው። እኛ በተለወጥን ቁጥር እኛ በጣም ከፍተኛ ሁኔታ ገቢ ማምጣት በምንችልበት ሂደት እንግዲህ ማንኛውንም ስራ ስንሰራ ያው ትልቅ ለውጥ እያወጣ ስንሄድ ትልቅ ገበያችን እያደገ ሲሄድ ያው ሰው የግድ ያስፈልገናል ማለት ነው። ስለዚህ የሚያስፈልገንን ሰው በጣም በጥሩ መንገድ መያዝ ይኖርብናል ማለት ነው። ስለዚህ ሰው ሲያስፈልገን ግዴታ ሰው የምንቀጥርበት ሂደት አለ ማለት ነው። ያን ሰው ስንቀጥር ደግሞ በጣም በስሩ ይሄኔ ቤተሰብ ይኖረዋል የሚያስተዳድረው አካል ይኖራል ስለዚህ ይህንንም በሚገባ መርዳት ይችላል ማለት ነው። እና በእኛ መለወጥ ውስጥ በጣም የብዙ ሰዎች ህይወት የሚነሳበት ወይም ደግሞ በተሻለ መንገድ የሚሄድበት ሂደት አለና ስለዚህ እንግዲህ ጠንክረን መስራት ወይም ደግሞ ስራን በተገቢው መንገድ መስራት በጣም ትልቅ የሆነ ጥቅም እና ትልቅ የሆነ ሀይል የሚሆንበት ሂደት አለ። እና ስለዚህ ሰዎችን በሚገባ ማገልገል የተራቡትን ማብላት እንዲሁ ደግሞ የተቸገሩትን መርዳት በጣም በጣም ትልቅ የሆነ የአእምሮ ሰላምና የአእምሮ ደስታን ይሰጣል ማለት ነው። ስለዚህ ይሄንን እንኳን በሚገባ ማድረግ ለመቻል ራሱ መስራት በጣም ትልቅ የሆነ ደስታን ይፈጥራል ማለት ነው። በእኛ ምክንያት ለምሳሌ ልጆች ሲቦርቁ በልተው እንዲሁም እናቶች አባቶች ደስ ብሏቸው አረፈ ሲሉና ይሄ አሁን በጣም ትልቅ የሆነ ስሜትን የሚገርም

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ቅዳሜ የሚለው እንግዲህ ቅዳሜ ስንመለከት በጣም ብዙ ሰዎች በጣም በተሻለ መንገድ ስራቸውን ሰርተው በጥሩ መንገድ ስራቸዉን አከናዉነው እንግዲህ በጣም ትልቅ የሆነ የስራ ድካም እና የስራ ሂደትን በጣም ባሸገራቸው ሂደት በተሻለ መንገድ ሰርተው ጥሩ የሆነ ልምድ ወይም ደግሞ ጥሩ የሆነ ግንዛቤን ይዘው በሚቆዩበት በአንድ ሳምንት ሂደት ወይም ደግሞ አምስት ቀን ስራቸው ውስጥ እንግዲህ ያው በሚገባው በእያንዳንዱ ቦታዎች ላይ መንግስት ለምሳሌ የተቀጠሩ በሚገባ ያው ከሰኞ እስከ አርብ ነው ከፍተኛ ሁኔታ የሚሰሩት ማለት ነው። ቅዳሜና እሁድ እንግዲ የማንኛውም ሰው እረፍት የሚሆንበት ሂደት አለ ማለት ነው ያው የግል ስራዎችን ስንመለከት ወይም ደግሞ በግላቸው የሚሰሩ ወጣቶች ሊሆኑ ይችላሉ። የተለያዩ ሰዎች የግል የራሳቸውን የሚያከናውኑበት ሂደት ካለ ያው የራሳቸውን ቢዝነስ ወይም ደግሞ የራሳቸውን የንግድ ሂደት ካከናወኑ እንግዲህ በጣም በጥሩ መንገድ የሚያከናውኑበት ሂደት አለ አንዳንዴ ቅዳሜንም የማያርፉበት ሂደት አለ ማለት ነው። እና እንደ አጠቃላይ ቅዳሜን ስንመለከት እንግዲህ በጣም በልዩ መንገድ በልዩ ሂደት ውስጥ ትልቅ የሆነ ጥቅም የሚገኝበት ወይም ደግሞ የተሻለ ልምድ የሚገኝበት ነው ማለት ነው። ቅዳሜ ስንመለከት እያንዳንዱን ስራችንን ሰርተን እንግዲህ አረፍ ብለን የተለያዩ ልምዶችን የምንቀስምበት ከተለያዩ ሰዎች እንዲሁም ደግሞ የምንዝናናበት ሂደት አለ ማለት ነው። ስለዚህ እንግዲህ ይሄንን አስመልክተን በጣም በልዩ ሁኔታ እንግዲህ ሰዎች ቅዳሜና እሁድን ወይም ደግሞ ቅዳሜን በምን ያህል ጊዜ የሚያሳልፉበት ሂደት በተገቢው መንገድ ለማየት እንሞክራለን ማለት ነው። ስለዚህ እያንዳንዱን የቅዳሜና እሁድ ሂደቶችን ስንመለከት በጣም በጥሩ መንገድ ሰርተው ወይም ደግሞ ብዙ ነገሮችን ሰርተው ቅዳሜና እሁድ ሲደርስ እንግዲህ ያው ቅዳሜና እሁድ እረፍት ነው እንደ አጠቃላይ። ስለዚህ ይሄንን የጊዜ እንግዲህ ፈታ ብለው ለምሳሌ የሰውነታቸውን ሻወር ሊገቡ ይችላሉ እንዲሁም ደግሞ ልብሳቸዉን ሊያጥቡ ይችላሉ እንዲሁም ደግሞ ከዛም አለፈ ሲል እንግዲህ የተለያዩ የቤት ውስጥ እቃዎችን የሚያጥቡበት ሂደት አለ ማለት ነው። አረፍ ብለዉና ከዚህም በመቀጠል ዘና ብለው ለምሳሌ ከሰአት አካባቢ ላይ ቅዳሜ ፈታ ብለው ወጣ የሚሉበት ወይም ደግሞ ወደ ተለያዩ ቦታዎች ወደ መዝናኛ ቦታዎች ለመሄድ ሊሆን ይችላል እንዲሁም ደግሞ በጣም አመርቂ የሆኑ የተፈጠሮ የሚያምሩ ቦታዎችን እነሱንም ለማየት ሊሆኑ ይችላል እና እንደ አጠቃላይ መንፈስን እና አይምሮን ለማዳስ በጣም የምንጠቀምበት ሂደት አለ ማለት ነው። ቅዳሜ እንግዲህ እና ይሄ በጣም ትልቅ የሆነ የትዝታ ሂደት አለው ማለት ነው። ምክንያቱም ብዙ ነገሮችን ልናይ እንችላለን በእያንዳንዱ ቦታ አንዳንድ ቦታዎች ደግሞ በጣም ከአይምሮአችን የማይጠፉ ትውስታን የሚሰጡን ቦታዎች አሉ እነኚህን ደግሞ በጣም በተገቢው መንገድ ስንመለከት በልዩ ሁኔታ እንግዲህ ለእያንዳንዱ እውቀታችንን ደግሞ ለእያንዳንዱ አመለካከታችን ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን የምንውልበትም ሂደት አለ ማለት ነው። እንዲሁም አንዳንዴ ሰዎች ደግሞ እንግዲህ አይምሮአቸውን በጣም ለማሳደግ ጉጉት ያላቸው ሰዎች ወይም ደግሞ ጉጉታቸው በጣም ከሚታሰቡ በላይ ከፍ የሚልበት ሂደት ያለባቸው ሰዎች እንግዲህ ስንመለከት እነሱ አሁን እንግዲህ በጣም በተሻለ መንገድ ቅዳሜን የሚያሳልፉበት ሂደት አለ ማለት ነው። በደስታ ፈታ ብለው ዘና ብለው ጥሩ የሆነ ህይወትን የሚያሳልፉበት ሂደት አለና ይሄ ደግሞ በጣም ልዩ የሚያደርገው ነው ማለት ነው። ስለዚህ ለእያንዳንዱ ነገር ለእያንዳንዱ ሂደት በጣም በተገቢው መንገድ አእምሮአችን የምናደስበት ወይም ደግሞ የምንማርበት ሂደት አለ እና ስለዚህ ይሄንን ከግንዛቤ ውስጥ ከተን ብዙ ነገሮችን ተረድተን እና አውቀን በምናሳልፋቸው የእረፍት ጊዜዎች በሚገባ ለምሳሌ ከትላልቅ ሰዎች ሄደን የተለያዩ እውቀቶችን መማር ሊሆን ይችላል እንዲሁ ደግሞ ያላወቅነውን ለማወቅ መትጋት ሊሆን ይችላል እንዲሁ ደግሞ በሳምንቱ ውስጥ ያሳለፍናቸውን ጊዜያት በጣም በትንታኔ በራሳችን መንገድ መረዳትና ማየት ሊኖርብን ይችላል። እና እነኚህ እነኚህ ነገሮች በጣም በተገቢው መንገድ ተረድተን ወይም ደግሞ አውቀን ከተመለከትን በጣም ልዩ የሆነ አመለካከት እና አስተሳሰብ ለውጥ እናመጣለን ማለት ነው። እንግዲህ ይሄንን ከግንዛቤ ከከተትን በጣም ትልቅ የሆነ የቅዳሜን የማሳለፍ ሂደት ወይም ደግሞ የእረፍትን ጊዜ ማሳለፍ ሂደት በደንብ አጣጥመን የምናልፍበት ሂደት አለ ማለት ነው። ስለዚህ ይሄንን የቅዳሜን ሂደት በተለያየ መጽሐፍ ማንበብ ሊሆን ይችላል ለምሳሌ በጣም ትላልቅ ታሪኮችን ለማየት ወይም ደግሞ አይምሮአችን ጠቅላላ እውቀት እንዲይዝ በሚገባ የተለያዩ መጽሐፎች ይኖራሉ ለምሳሌ ብንፈልግ በአመለካከት ሊሆን ይችላል በአይምሮ ላይ የሚሰሩ መጽሐፍ ሊሆን ይችላሉ እንዲሁም ደግሞ በእያንዳንዱ ለምሳሌ በገንዘብ ላይ የሚያጠነጥን መጽሐፍ ሊሆን ይችላል ስለዚህ እነዚህ ነገሮች በሚገባ አይተን ለቀጣዩ ስራ ሂደታችን ትልቅ የሆነ ስንቅ የምንይዝበት ሂደት ይኖራል ማለት ነው። ለአይምሮአችን እና ስለዚህ እያንዳንዱን ነገር አይምሮአችን እንግዲህ ያው ምግብ እንደምንመገበው ሁሉ አይምሮአችንም ምግብ ስለሚፈልግ እንግዲህ በዚች በቅዳሜ ቀን በጣም ብዙ ነገሮችን መያዝ እንችላለን ማለት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ያው ቀጣዩ ጥያቄ የሚለው ያው ቀይ የሚለው እንግዲህ ቀይን ስንመለከት በጣም ብዙ ሰዎች ቀይን ነገር ሲያዩ የሚፈሩበት ሂደት አለ እንዲሁም አንዳንድ ሰዎች ደግሞ በጣም ደስ የሚላቸው ሂደት አለ። እና ያው ቀይ እንደ አጠቃላይ ስመለከት በጣም የሚደብረኝ ወይም ደግሞ ደስ የማይለኝ ስሜት ይሰጠኛል ማለት ነው። እና ያው በሚገባ እንግዲህ ቀይን ስናየው በብዙ መንገድ ስናየው ያው የተለያዩ የደም ሂደቶችን ልንመለከት እንችላለን ደግሞ ጥሩ ያልሆነ ስሜት እንዲኖረን የሚያደርግበት ሂደት አለ። እና እንግዲህ ቀይ ነገር ስንመለከት ያው አንዳንድ ነገሮች ደስ የሚሉ እውነትም ቢኖረው በጣም በከፍተኛ ሁኔታ እንግዲህ የሚደብርበትም ሂደት አለ ማለት ነው። ስለዚህ ቀይን እንግዲህ በጣም በተለያየ መንገድ ማየት እና መመርመር ይኖርብናል ማለት ነው። እና ያንን አንዱን የቀይ አመለካከታችንን እንዲሁም ደግሞ በሚገባ መለወጥ የሚችልበት ሂደት መኖር አለበት ማለት ነው ብዬ አስባለሁ። እና ከዚህ አንፃር እንግዲህ በጣም ጥሩ የሆነ ቀይ ነገርን በተሻለ መንገድ የማሰብና የማስተዋል ሂደት ቢኖረን ትልቅ የሆነ ለውጥ እናገኝበታለን ብዬ አስባለሁ። ምክንያቱም ቀይ እንግዲህ አዎ ከተለያዩ ከ የሆነ የደም አጥንት ዋጋ የተከፈለበት ሂደት የሚመስለን ሂደት ስላለ ይሄንንም እንግዲህ ከግንዛቤ ማየት ይኖርብናል ማለት ነው። ለምሳሌ ቀይ ነገር አሁን እንደሚያስጠላን ሁሉ ወይም ደግሞ በጣም እንደሚደምቅብን ሁሉ ለምሳሌ አደይ አበባ የተለያዩ ለምሳሌ ይቺ በየግቢያችን ውስጥ በጣም ፈክታ የምናያት የጽጌሬዳን እንግዲህ ስናይ በከፍተኛ ሁኔታ በጣም ቀይ ነች በጣም ድምቅ ያለች ነች ማለት ነው። ስለዚህ እሷን እንግዲህ ስናይ በጣም ገራሚ የምትሆንበት ወይም ደግሞ በጣም ልዩ የምትሆንበት ሂደት አለ ማለት ነው። እሷን በተቻለ መጠን በጥሩ መንገድ ከተጠቀምናት በጣም በጣም ጥሩ የሆነ ምልከታ እንዲኖረን የምታደርግበት ሂደት አለና ስለዚህ ይሄንንም ከግንዛቤ መክተት ይኖርብናል ማለት ነው። እና እያንዳንዱን ነገር በልዩ ሁኔታ እንግዲህ ለመቀየር ትልቅ የሆነ ጥረት ማድረግ ይኖርብናል ማለት ነው። እንግዲህ ቀይን እንዳልኩት ተመልክተን ብዙ ነገሮችን ስንረዳ እያንዳንዱ ነገር ከእኛ የምናስበው በላይ ለውጥ የምናመጣበት እንዲሁም ደግሞ የተሻሻልንበት ሂደት ስለሚኖር ይሄንንም በጣም ከግንዛቤ ውስጥ ከተን ጥሩ የሆነ አስተሳሰብ ለውጥ እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ ይሄንንም በጣም በጣም በጥሩ መንገድ ሰርተን በጥሩ አመለካከታችን እንግዲህ ብዙ ነገሮችን ብለውጥና ብዙ ነገሮችን መስራት የኛ ሀላፊነት ይሆናል ማለት ነው። ስለዚህ ቀይን በጥሩ መንገድ ብናየው በጣም የተሻለ ይሆናል ማለት ነው። እንግዲህ አይምሮአችን የጻፈውን ነገር ነው በጣም በብዙ ጊዜ ማሰላሰል ወይም ደግሞ በጣም ማሰብ የሚፈልገው እና ያንንም እንግዲህ ያው አስቸጋሪ በሚሆንበት ሂደት አስተሳሰባችን እንግዲህ እሱን መቅረፍ ወይም ደግሞ በተሻለም ነገር እያየን ወይም ደግሞ እየተረዳን ስንሄድ በጣም በጥሩ መንገድ መቀየር የምንችልበት ሂደት ስላለ ይሄንንም በጥሩ መንገድ ካሰብነው በጥሩ አስተሳሰብ ካየነው ልዩ የሆነ ምልከታን የምናይበት ሂደት አለና እንግዲህ ከዚህ አንፃር እንግዲህ እያንዳንዱን ነገር ተረድተነው ደግሞ አውቀን ከተነሳን ብዙ ነገሮችን በህይወታችን ልንቀይር የምንችልበት ሂደት አለ ማለት ነው። እንዲሁም ደግሞ ቀዩንም ነገር ያው ቀይ ቀለምንም ሆነ ከለርን መንገድ የምንጠላበት ሂደት ስላለ ይሄንንም እንግዲህ ከግንዛቤ ከተን መለወጥ ይኖርብናል ብዬ አስባለሁ። እና ጠቅለል አድርጌ ስመለከት እንግዲህ ቀይ ነገርን በተገቢው መንገድ አስበን በተገቢው መንገድ ተግበረን ልዩ የሆነ አምለካከት እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ እያንዳንዱን ነገር ከግንዛቤ የቀጠለ በጣም በጣም ጥሩ በሆነ መንገድ መስራት ይኖርብናል ማለት ነው። እና ቀይ ስንመለከት እንዲሁም በጣም ቀይን የሚወዱ ሰዎችም እንዲሁ ደግሞ ያየሁበት ሂደት አለ ማለት ነው። ብዙ ሰዎችን በጣም እንደውም ቀይን እጣ ክፍሌ ነው የሚሉበት ሂደት አለ እና ይሄ እንግዲህ በጣም የሚገርም ነገር ነው እጣ ክፍሌ ማለት ያው እንግዲህ በጣም ደስ ይለኛል በጣም እወዳለሁ። እንዲሁ ደግሞ ቀይ ነገር ስገዛ ስጠቀም በጣም ደስ ይለኛል እና የሚሉ ሂደት አላቸው እና እነኝህ ሰው በጣም የሚገርሙ ናቸው ማለት ነው። ሌላው ፍርሃት ባለበት እውነት ውስጥ እነዚህ ሰዎች ደግሞ ጭራሽ እኔ የተለየ ምልከታዬ በጣም ጥሩ የሆነ ለውጥ አለው በእኔ ላይ የሚሉበት ሂደት አለ ማለት ነው። ስለዚህ እንግዲህ በተለያየ ሰው አመለካከታችን ውስጥ የተቀመጠውን ደግሞ የተቀረጸ ነገር እንዳለ የሚያስረዳን ነው ብዬ ነው የማምነው። እና ይሄንንም ከግንዛቤ ከተን የተሻለ አመለካከትን መቀየር ይኖርብናል ወደተሻለ ነገር ማለት ነው። ስለዚህ ይሄንን የቀይ ምልከታችንን በጥሩ መንገድ ማየት ወይም ደግሞ በተሻለ መንገድ መረዳት ትልቅ የሆነ ስሜት ይኖረዋል ማለት ነው። ብዙም ጊዜ ፍርሃት የሚሰማው ከዚህ አንፃር ነው ብዬ አምናለሁ። እና ይሄንን መቅረፍ የተሻለ ለውጥ ይኖራል

እሺ በጣም ጥሩ እንግዲህ ወደ ጥሩ የሆነ ጥያቄ እየሄድን ነው ማለት ነው እንግዲህ እያንዳንዱ ጥያቄዎች በጣም በጥሩ መንገድ እያየናቸው እየተመለከትናቸው እንገኛለን እና እንግዲህ ወደ ጥያቄው ስንገባ ያው ገበያ ይሄ ምን ጥያቄ ነው እንግዲህ ገበያን ስንመለከት በጣም በብዙ መንገድ እንግዲህ ገበያን የምንተረጎምበት ሂደት አለ ማለት ነው ያው ዋነኝነት እንግዲህ ስናየው ያው ሰዎች ሊግባቡም ደግሞ በሚገባ ሊሰሩ የሚችሉበትን ነገር ወይም ደግሞ የተሻለ ሀሳብ የተሻለ አመለካከት ያላቸው ሰው ወይ በተለያየ የገበያ ዘርፍ ላይ ተሰማርተው ወይም ደግሞ የተለያዩ የንግድ ስራዎች ላይ የተሰማርተው ለብዙ ሰዎች መፍትሄ የሚሆንበት ወይም ደግሞ ለብዙ ሰዎች የሚፈልጉትን ነገር የሚሸጡላቸውን ወይም ደግሞ የሚያቀርቡላቸው ሰዎች ናቸው ማለት ነው እንግዲህ ገበያን እንግዲህ ስናይ ያው ማንኛውም ሰው የሚፈልገውን ነገር በአጠቃላይ አንድ ቦታ ላይ ልናገኝበት የምንችልበት ሂደት አለ ማለት ነው አንድ ገበያ ማዕከል ውስጥ ስንመለከት አንዳንዱን ነገር በተቻለ አቅም ወይም ደግሞ በተቻለ ሁኔታ ጥሩ ሆኖ አሪፍ የምፈልገው አይነት መርጠን እንድንገዛ ወይም ደግሞ መርጠን እንሰራበት በጣም በብዙ መንገድ ለእኛ አሪፍ የሚሆንበት ሂደት አለና ስለዚህ ይሄንን ደግሞ በጣም በጥሩ መንገድ ስንጠቀመው የገበያ ሂደቱን በጣም በፍጥነት ሊያሳድግልን የሚችል ነገር አለው እና ይሄንን ታሳቢ ታሳቢ አድርግተን በጣም በጣም በጥሩ መንገድ መስራት ይኖርብናል ማለት ነው እንግዲህ ገበያውን ስንመለከት ብዙ ነገሮችን የምንቀይርበት ወይም ደግሞ ብዙ ነገሮችን የምናስተካክልበት ሂደት ይኖራል እና ይሄ ደግሞ ለገበያው ሂደት ወይም ደግሞ ለእኛ ለትልቅ አላማችን ትልቅ የሆነ ግብ የሚሰጠን ነው ብዬ አስባለሁ እና ይሄንን እንግዲህ ያው ገበያው በጣም በጣም ጥሩ በሆነ መንገድ ማስተካከሌን ደግሞ በጥሩ መንገድ ለማከናወን ብዙ ነገሮችን መቀየር የኛ ድርሻ የሚሆንበት እውነት አለና ስለዚህ ይሄንን በጣም በተገቢው መንገድ መስራት አለብን ብዬ አምናለሁና ስለዚህ ገበያን እንግዲህ በጣም በብዙ መንገድ ሽያጭ የሚከናወንበት ሂደት አለ ማለት ነው በገበያ ውስጥ እና ያው ገበያ ማንኛውም ሰው የሚሰራው ሂደት የሚሆንበት እውነት አለና ይህንን ደግሞ በጣም በተገቢው መንገድ የሰሩ ሰዎች ወይም ደግሞ በተሻለ ይሄንን የስራ ሂደት የተረዱ ሰዎች በጣም በብዙ መንገድ ህይወታቸውን ወደ ተሻለ ደረጃ ያሳለፉበት ደግሞ የተሻለ ደረጃ ላይ የደረሱበት ሂደት አለ እና ይሄ ደግሞ ትልቁ የሆነ የኛ ምልከታን የሚሰጠን ደግሞ የኛን አስተሳሰብ የሚቀይርበት ሂደት ስላለ በሚገባ መስራት ይኖርብናል ማለት ነው ብዙ ነገሮችን ከግንዛቤ ውስጥ ከተን ማለት ነው ስለዚህ ለእያንዳንዱ ነገር ትልቅ የሆነ ዋስትና ለራሳችን መስጠት ይኖርብናልና በጣም ጥሩ አመለካከታችንን መቀየር እንዲሁ ደግሞ የተሻለ ሰው መሆን በጣም በከፍተኛ ሁኔታ ያስፈልገናል ማለት ነው ስለዚህ ለእያንዳንዱ ነገር ተጠያቂነትን ስናይ ወይም ደግሞ አንዳንድ ጊዜ ላይ ገበያ ለምሳሌ የምንፈልገውን የአትክልት አይነት ሊሆን ይችላል የፍራፍሬ አይነት እንዲሁም የጥራጥሬ እህል አይነቶች ሊሆን ይችላል እና እነሱን እንግዲህ በሚገባ ነው ልንሸጥ አምጥተን መንገድ ገበያው ቢወርድ እንግዲህ ያው ገበያውን ምንም ልናደርገው አንችልም ከገበያው ጋር ልንካሰስ ወይም ደግሞ የተለያዩ ነገሮችን ሰጣ ገባ ልንገባ አንችልም ማለት ነው ምክንያቱም ያ እቃ ያ በጣም አቅም ያጣበት ሂደት ሊሆን ስለሆነ በሚገባ ይሄንንም ከግንዛቤ ውስጥ አስገብተን መለወጥም ደግሞ መቀየር ይኖርብናል ማለት ነው እና ለእያንዳንዱ ነገር ተጠያቂነታችንን ከፍ የምናደርግበት ሂደት መኖር አለበት ለራሳችን ማለት ነው ስለዚህ ገበያን ስንመለከት በአንድ ቦታ ላይ ሁሉም ነገር ተከማችተው የሚገኝበት ሂደት እኛ የምፈልገውን ነገር ጠቅለል አድርግተን እዛ አንድ ቦታ ላይ የምናገኝበት ሂደት ስላለ ይሄንን ከግንዛቤ ከተን በጣም የምንፈልገውን ነገር ጠቅለል አድርግተን ተረከበን በሚገባ መሄድ ይኖርብናል ማለት ነው ከእንደዚህ አይነት ቦታዎች እና እና እንድ አጠቃላይ በጣም እኛ ፈልገን ፈልገን ያጣነውን በየሰፈሩ እንግዲህ ገበያ ላይ ስንወጣ በሚገባ የምናገኝበት ሂደት አለ ማለት ነው ስለዚህ እንግዲህ ገበያ የሚሰጠውን ማንም አይሰጥም እንደውም ይባላል ማለት ነው እና ገበያ ትልቅ የሆነ ለማህበረሰባችን እንዲሁም ደግሞ ለከተማም ሊሆን ይችላል እንዲሁም ለሀገራችን ትልቅ የሆነ ጥሩ የሚባል ኢኮኖሚ የሚያድግበት ሂደት ነው ማለት ነው ገበያ ስለዚህ ለእያንዳንዱ ነገር ገበያ በጣም ጥሩ የሆነ ሂደት አለው ማለት ነው የትኛውም የማህበረሰባችን የእድገት ደረጃ ማለት ነው በጣም ጥሩ ነው እያንዳንዱ አንዱ ለምሳሌ ምርት ከያዘ አንደኛው ደግሞ የተለያዩ ሊያገለግሉ የሚችሉ ነገሮችን በተለያዩ ለምሳሌ መገልገያ ቁሳቁሶቹን ከያዛ ያኛው ያንን ይሸጣል ይሄኛውም ደግሞ ምርቱን በሚገባ ይሸጣል ለሚበላ ይሄኛው ደግሞ ለሚገለገልባቸው ሰዎች በደንብ ይሸጣልና የመለዋወጥ ሂደት አለው ማለት ነው ይሄንን ስንመለከት ስለዚህ ለእያንዳንዱ የስራ ሂደት በጣም ትልቅ የሆነ የሙያዊና የስነ ልቦናዊ ሂደት መኖር አለበት ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው ከሰአት የሚል እንግዲህ ያው ብዙ ጊዜ እያንዳንዱን ነገሮችን ስንሰራ ብዙ የሚደወጡ እና ብዙ ነገሮችን የምንቀይርበት ሂደት አለና እንግዲህ እያንዳንዱ ሰአቶች እያንዳንዱ ጊዜያቶችን እንግዲህ በጣም በጥሩ መንገድ የምንሰራበት እና እያንዳንዱን ያላወቅናቸውን ሂደቶችን በጣም በጥሩ አመለካከት ሰአታችንን ተጠቅመን የምንሰራበት ሂደት አለና እንግዲህ ከሰአት የሚለውን ስንመለከት ያው ከሰአት እንግዲህ አንፃር ብዙ ነገሮች የሚሰሩበት ብዙ ሂደቶች የሚኖሩበት እያንዳንዱ ነገሮች ይሄ ካሰብነው ጋር ተያይዞ እንግዲሁም ካቀድነው ጋር ጥሩ የሆነ ምልከታን የምናይበት ሂደት አለ ማለት ነው። ከሰአት ጋር ተያይዞ እንግዲህ ከሰአት ያው ስንመለከት ሰዓትን በጣም መቆጠብ ደግሞ በስነ ስርዓት ሰአታችንን መጠቀም የኛ ትልቁ ትልቁ ሀላፊነታችን ነው ብዬ ነው የማስበው። ስለዚህ ለእያንዳንዱ መልከታችንና እውቀታችን በጣም ብዙ ነገሮችን መለወጥ እና እያንዳንዱን ነገር ከጊዜያችን ጋር መጠቀም በጣም ለእኛ ትልቅ የሆነ ነገር ነው ብዬ አስባለሁ። ከዚህ አንፃር እንግዲህ ብዙ ነገሮችን ተረድተን ወይ ደግሞ አውቀን ማየት እና መረዳት በጣም ለእኛ ወሳኝ የሆነ የህይወት እርከን ነው ብዬ ነው የማስበው። ስለዚህ ከሰአት አንፃር ብዙ ነገሮችን የምናጣበትም አይደለም እንደምናገኝበትም ሂደት አለ ማለት ነው። እንግዲህ ሰዓት የአጠቃላይ ሁለታችን እንዳልኩት በጣም በተቻለአቅም በተቻለ አቅም የተሻለ ልናደርገው ይገባል ብዬ አስባለሁ። ከዚህ እንግዲህ አንፃር ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እንግዲህ ስንሰራ ለእያንዳንዱ ነገር ተጠያቂነታችን የሚጨምርበት ሂደት እና እንዲሁ ደግሞ ምልከታችን የሚጨምርበት ሂደት አለ እና ይሄ ደግሞ ለኛ አስቸጋሪ የሚሆንበት ሂደት አለ ማለት ነው። ለእያንዳንዱ ነገር እውቀት ማነስ እንዲሁ ደግሞ እውቀትን መረዳት በጣም በጣም ልዩ የሆነ እውቀት እና ማንነትን ይሰጠናል ብዬ አስባለሁ። ከሰአት አንፃር እያንዳንዱ ነገር የምንሰራበትን ነው ወይም ደግሞ የምናውቀውን ነገር ተጠቅመን በሚገባ ጊዜያችንን ማሳለፍ እዛ ስራ ላይ ይኖርብናል ማለት ነው። ምክንያቱም እያንዳንዱ የስራ ሂደት እንግዲህ ስናየው ሰዎች ተረድተውት ወይም ደግሞ አውቀውት ሊሰሩት የማይችሉበት ሂደት ይኖራል። እና ይሄንን ደግሞ እኛ በግንዛቤ እውነት ውስጥ እያለ ነው ወይም ደግሞ ተገንዝበነው ሰአታችንን በሚገባ እየተጠቀምን እያልን ሌሎች ደግሞ ሲያባክኑ ስናይ እንግዲህ በሚገባ አንደኛ ሰዎች መምከር ወይም ደግሞ በጣም በጥሩ መንገድ እንዲሄዱ የተለያዩ ነገሮችን ማስተማር ይኖርብናል ብዬ አምናለሁ። ስለዚህ ይሄንን አስመልክተን በጣም በልዩ መንገድ ሁኔታዎቹን መቀየር ደግሞ ምርልከታዎቻችንን መቀየር የኛ ልዩ የሆነ የእውቀት መስፈርት ነው ብዬ ነው የማምነው። ስለዚህ እያንዳንዱን ነገር አመለካከታችንን መለወጥ እንዲሁ ደግሞ እያንዳንዱን ነገር በተገቢው መንገድ እያንዳንዱን ሂደት ማስተካክል የኛ ትልቅ የሆነ የእውቀት የሚጨምረው ወይም ደግሞ እውቀታችን ማደጉን ማየት እንችላለን ማለት ነው። ስለዚህ ከሰአት እንግዲህ ስናይ ሰዓትን ያው እንግዲህ ከሰአት የሚለው ሂደትን በጣም በጣም በብዙ መንገድ ማየት እንችላለን ማለት ነው። እንግዲህ ለምሳሌ ከሰአት የምንለው ያው አንዳንዴ ደግሞ ከምሳ ሰዓት የሚለውን ፍቺ ይሰጠናል ማለት ነው። ስለዚህ ከምሳ ሰዓት እንግዲህ በኋላ ለምሳሌ ወደ ስራ መመለስ ሊሆን ይችላል እንዲሁ ደግሞ አረፍ ማለት ሊሆን ይችላል መጽሐፍ ማንበብ ሊሆን ይችላል እንዲሁ ደግሞ የተለያዩ የሚያስፈልጉን ነገሮች መስራት ሊሆን ይችላል ለምሳሌ ግቢ ማጽዳት ሊሆን ይችላል። ብዙ ነገሮችን ልንሰራ እንችላለን ማለት ነው። ከሰአት በኋላ ማለት ነው እንግዲህ ከስራ መልስ ሊሆን ይችላል እንዲሁም ደግሞ ወደ ስራችን በሚገባ የምንመለስበት ሂደት ይኖራል። እና ይሄም እንግዲህ ያው ጊዜ አንፃር ከአጠቃቀማችን ደግሞ ከሰአት አጠቃቀማችን አንፃር ብናየው ነው ብዬ ነው የማምነው። ስለዚህ ይሄንን የሰዓት አጠቃቀማችንን በጣም በጥሩ መንገድ መጠቀም የኛ ሀላፊነት የሚሆንበት ሂደት አለና ስለዚህ እያንዳንዱን የሰዓት አጠቃቀም ሂደታችንን በሰፊው መስራት እና በሰፊው መረዳት ትልቁ ድርሻችን ነው ብዬ ነው የማምነው። ስለዚህ ለእያንዳንዱ ነገር እውቀት እና ብልሃት እንዲኖረን መስራተ የኛ ሀላፊነት ነው ብዬ አስባለሁ። እና ያው እንግዲህ ሰአታችንን በደንብ መቆጠብ እና እንዲሁ በደንብ መጠቀም ይኖርብናል ማለት ነውስለዚህ። ለእያንዳንዱ ነገር ጊዜ እና ሰዓት ሰትረው በምንፈልገው ልክ መስራት የኛ ድርሻ ይሆናል ብዬ አምናለሁ። ስለዚህ ሄደንም በተገቢ መንገድ መስራት አለብን ማለት ነው። እና እንደ አጠቃላይ ጠቅለለ አድርጌ ስሞክር እንግዲህ ከሰአት ብዙ ነገሮች መቀየር እንዲሁም ደግሞ ማቅ የምችልበት ሂደት አለ ማለት ነው። እና በጣም በጣም ጥሩ የሆነ ሀሳብ ጥሩ የሆነ አመለካከት ሊኖረን የግድ ይላል ማለት ነው። እንግዲህ ሰአታችንን በደንብ ለመጠቀም ማለት ነው። ስለዚህ ሰአታችንን በጣም በጥሩ መንገድ አስተሳሰባችንን ለውጠን መጠቀም ይኖርብናል ማለት ነው። እንደ አጠቃላይ ስንመለከተው ስለዚህ እያንዳንዱን የሰዓት አጠቃቀማችንን በጥሩ መንገድ መሆን አለበት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን ማለት ነው። ያው ሰላም የሚል ጥያቄ ነው እንግዲህ ሰላም ስለ ሰላም ስንመለከት በጣም ብዙ ነገሮችን ማንሳትና መዘርዘር ይኖርብናል ብዬ አምናለሁ እንግዲህ ብዙ ነገሮችን ተረድተን አውቀን ለእያንዳንዱ ነገር ማፍትሄ የምንፈጥርበት ሕደት አለ እና እንግዲህ እያንዳንዱን የእውቀት ደረጃ እና የአመለካከት ለውጥም ተያይዞ እንዲሁም ደግሞ ስራችንን በተገቢው መንገድ ስለመስራት እንግዲህ ለብዙ ነገሮች ለመንቀሳቀስ ማለት ነው በጣም በብዙ መንገድ ሰላም ትልቅ የሆነ ዋስትና ነው ብዬ ነው የማምነው። ስለዚህ ሰላምን ስንመለከት እንግዲህ ለእያንዳንዱ ህዝባችን እያንዳንዱ ማህበረሰቡ እንግዲህ በጣም በጣም ትልቅ የሆነ እውቀትና ትልቅ የሆነ ግብአት ነው ብዬ ነው የማምነው እያንዳንዱ የእውቀት ሂደትም በተገቢው መንገድ ሊስተካከል ወይም ደግሞ ሊረጋገጥ የሚችልበት ሂደት አለ ማለት ነው። ከሰላም ጋር ተያይዞና ሰላም ስንመለከተው በጣም ብዙ ሰዎች ሊረዱትና ሊያውቁት የሚገባው ነገር ነው ማለት ነው። እና ለእያንዳንዱ ስራችን ለምሳሌ አንድ ድርጅት ሰራተኛ ሊሆን ይችላል እንዲሁም ደግሞ የድርጊት አባል ውስጥ ያለ ሰው በብዙ መንገድ ስራውን ለማከናወን የሚፈልግበት ሂደት አለ እና ያ ጊዜ ላይ እንግዲህ በብዙ መንገድ ባላወቅነው ሂደት ሰላም ከጠፋ በጣም ያ ድርጅት የሚከስርበት ወይም ደግሞ ስራውን የሚያቆምበት ሂደት ይኖራል። እና ስለዚህ አሁን በጣም ትልቅ የሆነ ሰላም የማጣት ችግር ለብዙ ነገሮች ልያጋልጠን እንደሚችል ከግንዛቤ ውስጥ መክተት ይኖርብናል ብዬ አምናለሁ። ስለዚህ ለእያንዳንዱ ነገር በተጠያቅነታችም ሆነ በእያንዳንዱ እውቀታችን በጣም ልዩ የሆነ ድርሻን መውሰድ ይኖርብናል ብዬ አምናለሁ። ስለዚህ ብዙ ነገሮችን ለመቀየር ሰላም እንግዲህ በጣም ትልቅ የሆነው ዋስትና ነው ብዬ ነው የማስበው ለኛ አለም ህይወታችን ለመሰረት ማለት ነው። እንግዲህ በእያንዳንዱ ነገር ሰላም ሲኖር ወይም ደግሞ መተሳሰብ እና እንዲሁም ደግሞ ለአካባቢያችን ለሀገራችን ትልቅ የሆነ ደስታን የሚሰጥበት ሂደት አለና ሰላም መሆናችን ማለት ነው። ስለዚህ በጣም የትኛውንም ስራ ለመስራት ስናስብ ያሰበውንም ስራ በሚገባ ለማከናወን ስናስብ በዋነኝነት የሚቀድመው እንግዲህ ከቦታ ቦታ ለምሳሌ ተንቀሳቀሰን ስራውን ለመስራት የሀገሪቷ ሰላማዊ ደግሞ የአካባቢያችን ሰላም ምን አይነት ነው? የሚለውን በደንብ በደንብ ትልቅ የሆነ ዋስትና ልሆን የሚችልበት ሂደት አለ ማለት ነው። ሰላም የመሆኑ ሂደት እና ስለዚህ ያ ስራ ለመስራት አሁን አስቸጋሪ በሚሆንበት ከሆነ ወይም ደግሞ እሱን ለመስራት ግዴታ ብዙ ነገሮች ቢያስቸግሩ ቢሆን ማንኛውም ሰው ሊሄድ እዛ አካባቢ ላይ ወይም ደግሞ ሊጠጋ አይችልም። እና ስለዚህ የእያንዳንዱ ሰላም የቄውም ሆነ የሰፈሩም እንዲሁም የእንስሳውም ጭምር እንግዲህ ሰላም ማግኘቱ በጣም ትልቅ የሆነ ህይወት የሚቀጥልበት ሂደት አለ ማለት ነው። ስለዚህ የብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ሰላም የተሻለ ነገር ሊያመጣ እንደሚችል በሚገባ መረዳት ይኖርብናል ማለት ነው። ለእያንዳንዱ ነገር ሰላም እንግዲህ ትልቅ ዋስትና እንደመሆኑ መጠን ሰላምን በሚገባ ሰው ከሰዎች ጋር ያለንን ግንኙነት ከሰዎች ጋር ያለንን አመለካከት በጣም በጥሩ መንገድ ማስተካከል እና መለወጥ ይኖርብናል ማለት ነው። ስለዚህ ይሄንን ሂደት ደግሞ በጣም በተገቢው መንገድ መስራት ትልቁ የኛ የሆነ እሳቤ ነው ማለት ነው። ስለዚህ በእያንዳንዱ ስራ መስክ ላይ አለም ላይ ስንሰማራ ስራም መስራቱን ደግሞ ሰላምን የሰፈነ ቦታ ላይ በሚገባ መስራት በጣም በጣም ትልቅ የሆነ ለውጥ የምናመጣበት ሂደት አለ ማለት ነው። አንዱ ስጋትም ሊቀንስልን ስለሚችል ይህንንም ከግንዛቤ መክተት ይኖርብናል ማለት ነው። እና እያንዳንዱን ነገር በጥልቅ መስራት ይኖርብናል ማለት ነው። እና በዋናነት እንግዲህ የምናየው ምናምን የምንረዳውን ነገር ስናይ ብዙ ነገሮችን ልንለውጥና ልንረዳ የምንችልበት ህደት ስላል እንግዲህ ሰላም ሲኖረን እያንዳንዱን ነገር ለማሰብ ሆነ ለመረዳት ብዙ ነገሮችን መስዋዕት የምናደርግበት ሂደት ይኖራል ማለት ነው። ስለዚህ በዚህ ሂደት ላይ ብዙ ለውጦችን ብዙ አመለካከት ህደቶችን ተረድተው ሰዎች እንዲሁ ደግሞ ሰላማቸው በሚገባ ጥሩ በሚሆንበት ሂደት ወጥቶ መግባትን በሰላም ሰርተው መኖሩን እንግዲህ በጣም በዝውውር በጥሩ አመለካከት የሚያዩበት ሂደት እንግዲህ እረፍት የሚሰጣቸው ነው ማለት ነው እንግዲህ በሰላም ወጥቶና መግባት እንዲሁ ደግሞ ስራቸውን በሰላም ማከናወን ማለት ነው። ስለዚህ ለሰው ልጅ ትልቁ ነገር ሰላም ሲኖረው ብዙ ነገሮችን የማስተዋል እና ብዙ ነገሮችን የሚቀየር ችሎታ ስላለው ይሄንንም ከግንዛቤ አስገብተን እያንዳንዱን ነገር በተቻለ እውቀት እና በተቻለ ልምድ መቀየር ይኖርብናል ማለት ነው። ስለዚህ እያንዳንዱን ነገር ስንመለከት ጥሩ የሆነ ህይወትን ለመቀጠል እያንዳንዱን እያንዳንዱን የምንፈልገውን ነገር ማከናወን ይኖርብናል ማለት ነው። ስለዚህ ይሄንን ደግሞ ለመስራት ወጥተን ገብተን ስራችንን በሚገባው ወተን ወርደን ለመስራት ሰላም ያስፈልገናል ማለት ነው። ስለዚህ ሰላም ትልቅ የሆነ ዋስት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው ማን የሚል ጥያቄ ነው እንግዲህ ብዙ ነገሮችን እያየን እየተረዳን ያለንበት ሂደት አለ ማለት ነው። ስለዚህ ማን የሚለው ወይም ደግሞ ብዙ ነገሮችን ስናይ ብዙ ሰዎችን የምንጠይቅበት ሂደት አለ ብዙ ነገሮችን ማለት ነው ስለዚህ ማንን ልጠይቅ ወይም ደግሞ ማንን በተገቢው መንገድ ልርዳ የምንልበትም ሂደት ይኖራል። እና ስለዚህ ይሄን ስንመለከት እንግዲህ ያው ለእያንዳንዱ ሰው ብዙ ነገሮችን ማዋል ብዙ ነገሮችን መስራት ይኖርብናል ማለት ነው። ስለዚህ ለማን የተሻለ እውቀት የተሻለ ነገር ብሰጥ እንዲህም ደግሞ ማንን ብረዳ የተሻለ ይሆናል ብሎ የምናስብበት ሂደት ይኖራል። እና ስለዚህ ለሰዎች እንግዲህ ጥሩ ማሰብ ጥሩ ነገር ማዋል በጣም ለእኛ ትልቅ የሆነ ስሜት የሚሰጠን ነገር ነው ማለት ነው። ስለዚህ ይሄንን ከገነዛቤ ከተን እንግዲህ ለሰዎችን በደንብ መርዳት ሰዎችን በደንብ የሚፈልጉትን ነገር ማድረግ ትልቅ የሆነ ለእኛ ጥቅም የሚሰጠን ነገር ነው ብዬ ነው የማስበው። ስለዚህ ይሄንን ተረድተን ሰዎችን በደንብ በጥሩ መንገድ መስራት መርዳት በጣም ለእኛ ትልቅ የሆነ ነገር ነው ማለት ነው። ስለዚህ ለእያንዳንዱ ነገር የምንለውጠው ወይም ደግሞ የምናውቀውን ለመስራት በጣም በጣም ጉጉት ሊኖረን ይገባል ብዬ አስባለሁ። ስለዚህ ለእያንዳንዱ ጥያቄ እና ለእያንዳንዱ ምላሽ እንግዲህ ትልቅ የሆነ ተገቢውን ነገር መስራት ለኛ ትልቅ ዋስትና ነው ብዬ ነው የማምነው። ስለዚህ ይሄንንም ከግንዛቤ ውስጥ ከተን ብዙ ነገሮችን ተረድተን እና አምነን በጣም በሚገባ ሰዎችን መርዳት ይኖርብናል ማለት ነው። ስለዚህ እነኚህን ሰዎች ደግሞ ስንረዳ ማንን ልርዳ የሚለውን ወይም ደግሞ ማንን ባግዝ የተሻለ ነው። እንዲሁም ደግሞ ማንን ለተሻለ ነገር ባጨው ወይም ደግሞ ብመክረው ወይም ደግሞ የተሻለ ነገር ባስብለት የትኛው ጥሩ ይሆናል የሚለውንም በደንብ መረዳት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ እውቀት እና ለእያንዳንዱ ምንነት በጣም በጣም ትልቅ የሆነ አመለካከት ሊኖረን የሚችልበት ሂደት አለና ስለዚህ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን በተቻለ መጠን እውቀታችንን አስፍተን መስራትና ማመን ይኖርብናል ማለት ነው። ስለዚህ እያንዳንዱን ነገር ጥልቅ የሆነ ፍላጎት እንዲኖረን ጥልቅ የሆነ ምልከታ እንዲኖረን ማሰብና ማሰላሰብ ይኖርብናል ማለት ነው። ስለዚህ ማንነው የሚለው በጣም ብዙ ነገሮችን እንድናይና ብዙ ነገሮችን እንድናስብ ያደረገናል ማለት ነው። ምክንያቱም ለምሳሌ እኛ የተለያየ ቢዝነስ ነው ኖሮ ወይም ደግሞ የተለያየ እውቀት ኖሮን በጣም ለሰዎች መርዳትና ለሰዎች ማገልገል ብንፈልግ ለማን ላገልግል ወይም ደግሞ ዝም ብለን ለምሳሌ ያገኘነውን ሰው ወይም ደግሞ ለምሳሌ በተለያዩ ነገሮች የተደላደለን ሰው እንዲህ ሁን እንዲያ ሁን እንዲህ ብንለው ጥሩ ይሄም አይመጣም ማለት ነው። ስለዚህ ይሄንን በጥሩ ሰዎች መቀየር ወይም ደግሞ ለምሳሌ የተቸገሩ ሰዎች ሊሆኑ ይችላሉ አመለካከታቸውን ያለወጡ እንዲሁም ደግሞ በስራቸው ላይ ምንም አይነት ለውጥ ያላገኙ ሰዎችን ሊኖሩ ይችላሉ እና ይሄንን አስመልክተን ነው እንግዲህ በሚገባ ለሰዎች መፍትሄ መሆን የሚኖርብን ማለት ነው። ለእያንዳንዱ ጥያቄ እና ለእያንዳንዱ ግብ ግብ ሆን ለእያንዳንዱ እውቀት ማነስ በሚገባ እውቀት ለመስጠት እንግዲህ ለማ ብሰጥው ይሻላል እንዲሁም ደግሞ ለምሳሌ የንግድ ማማከር ሊሆን ይችላል ንግድን በደንብ እንዴት መሰራት እንዳለብን እንዲሁም ደግሞ በገንዘብ ደረጃ ሰዎችን ልንደግፍ እንችላለን። እና ይሄንን እንግዲህ በሚገባ ለማ መደገፍ አለብኝ ማን ነው የተቸገረው በዚህ ጊዜ እንዳለ ማህበረሰቡ እንዴት ነው የሚኖረው ለምሳሌ አንድ መንደር ውስጥ የሚኖሩ ሰዎችን እንዴት ነው እየኖሩ ያሉት የሚለውንም ይሄንንም በጣም በጥልቀት መመርመር ይኖርብናል ብዬ ነው የማምነው። ምክንያቱም ለምሳሌ እኛ ያለን ትልቅ የሆነ አቅም ካለን እነኛንም መንደር ውስጥ ያሉ ሰዎችን በጥሩ መንገድ እያስተማረን ህይወታቸውን በቀላሉ መንገድ ሊቀይሩ የሚችሉበትን ሂደት ልናስተምር እንችላለን እንዲሁም ደግሞ ብዙ ሰዎችን የተለያዩ ለምሳሌ ዉሃ የሌለበት ቦታ ሊኖር ይችላል መብራት የሌለበት ቦታ ሊኖር ይችላል እነኚህ እነኚህን አቅም በሚገባ ካለን እነኚህን ቀለል አድርግተን ማከናወን ይኖርብናል ማለት ነው። ስለዚህ ብዙ ነገሮችን ለመለወጥ ብዙ የሆነ እውቀት መያዝ በጣም ለእኛ መሰረት ነው ብዬ ነው የማምነው። ስለዚህ ይሄንንም ከግንዛቤ ከተን ለእያንዳንዱ ነገር ተጠያቂነታችንንም በደንብ አስፍተን ለእያንዳንዱ እውቀትም ለምሰጠው ነገር ሰዎች በሚገባ ይጠቀሙበታል የሚለውን በደንብ በሙሉ ልብነት ማከናወን ትልቁን የድርሻ ይይዛልና። ስለዚህ ይሄንን እውቀታችንን ለማን ነው የምሰጠው የሚለውን በጣም በጣም ትልቅ የሆነ ጥያቄ መሆን አለበት ማለት ነው። እና ሰጥቼውስ በሚገባ የመያዝ አቅም አለው ወይም ደግሞ ያንን የሰጠሁትን ሙቀት ሊሆን ይችላል ገንዘብ ማንቀሳቀስ ይችላል ወይ የሚለውንም በደንብ በደንብ እዚህ ጋ ማወቅና መረዳት ይኖርብናል። ሰዎች ምክንያቱም እኛ ስንረዳቸው ከእኛ ከመርዳታቸው አልፈው ከራሳቸው አልፈው ለሌላ ሰው ሊረዱ የሚችሉ ሰዎች ቢሆኑ በጣም